ወደ ስራ እንዴት? ትሄዳለህ ለሚለው እ እንግዲህ ወደ ስራ የምሄደው በ ትራንስፖርት ሰርቪስ ነው። የመኪና ግልግሎት አለ ድርጅቱ የምንሰራበት ድርጅት የመኪና አገልግሎት ይሰጣል። ስለዚህ በዛ የመኪና አገልግሎት አማካኝነት ጠዋት አንድ ሰዓት ተኩል ከቤት እንወጣለን እ ትራንስፖርት እንገባለን። አስር ጉዳይ ለሁለት ሲል እ ስራ ቦታ እንደርሳለን። ከዛ በኋላ እ ሁለት ሰዓት ላይ ስራ እንጀምራለን ማለት ነው። ስለዚህ በ እ የመኪና አገልግሎት አማካኝነት ወደ ስራ ቦታ እንሄዳለን። አመሰግናለሁ

ድንጋይ ስብስብ ታደርጋለህ ወይ ለሚለው? እንግዲህ ድንጋይ በአሁኑ ሰዓት ውድ እየሆኑ ከመጡ የማዕድን አይነቶች መካከል መደባበብ በተለይ የኮንስትራክሽን ዘርፉ የግንባታ ዘርፉ መስፋፋቱን ተከትሎ የድንጋይ ዋጋም በዛው ልክ እየጨመረ ይገኛል። ስለዚህ ድንጋዮችን ሰብስቦ መሸጥ ከምንም በላይ አዋጭ ነው ምክንያቱም የድንጋይ ዋጋው የጀመረ ስለሆነ ማለት ነው። ነገር ግን እኔ ከሙያዬም አንፃር ድንጋይ እየሰበሰብኩ አልሸጥምም ድንጋይ አልሰበሰብም ማለት ነው። አመሰግናለሁ።

አይስክሬም ትወዳለህ ለሚለው? አይስክሬም እንግዲህ ጣፋጭ ከሚባሉ ነገሮች መካከል ይመደባል። እንደ ጣፋጭ የሚባሉ ነገሮች ለምሳሌ ከረሚላ አይስክሬም እነዚህ ብስኩት ነገሮች በሙሉ ስኳር የሚበዛባቸው እና ለጤና ብዙ ጊዜ የማይመከሩ ነገሮች ናቸው። እኔም ጣፋጭ ነገሮች ላይ ፍላጎቴ ያን ያክል ነው። ለምሳሌ ኬክ ፍላጎቴ በጣም ዝቅተኛ ነው። እነዚህ በሙሉ ስኳር መጠናቸው ከፍተኛ የሆኑ የምግብ አይነቶች ጠፋጭ የሚባሉ የምግብ አይነቶች ላይ ፍላጎቴ ብዙ ስላልሆነ አይስክሬምም አልወድም። አልፈልግም

ዱቄት መፍጨት ታውቃለህ። እንግዲህ በተለያዩ መንገዶች እህል መፍጨት ይቻላል። በተለያዩ መንገዶችን ይፈጫል ከነዛ መካከል በባህላዊ መንገድ በድንጋይ ይፈጫል። ባህላዊ ወፍጮዎች የሚባሉት የውሃ ወፍጮ ናፍጦ እና ኤሌክትሪክ ኮፍጮዎች መፍጨት ይቻላል። ግን በዶቄ መፍጨት ታውቃለህ ለሚለው ዶቄ አላውቅም። በዶቄ መፍጨትም ምን ማለት እንደሆነ አላውቅም። አመሰግናለሁ

በመስመር ላይ ሙዚቃ ትሰማለህ? በመስመር ላይ ሙዚቃ አላዳምጥም እንግዲህ ቀደም ባሉት ጊዜያት በተለይ ስልክ በመጣበት አካባቢ ጊዜ ስልክ እንደ አዲስ ስንጠቀምበት በነበረ ጊዜ በስልካችን ተጠቅመን ሙዚቃዎችን እየከፈትን መንገድ ላይ እያዳመጥን እንሄድ ነበረ። አሁን አሁን ግን ሙዚቃ ፋሽኑ ባለፈበት ሰዓት እና ብዙ ሰው ሙዚቃን በስልኩ የማያዳምጥበት ጊዜ ላይ ነው ያለነው። እና እኔም በመስመር ላይ ሆኜ ሙዚቃ አላዳምጥም አልሰማም

የድሮ ፎቶዎችን ትይዛለህ? ለሚለው ፎቶ እንግዲህ እኔ ፎቶ እነሳለሁ ነገር ግን ፎቶዎችን የማስቀመጡ ነገር እምብዛም አይደለም። ፎቶዎቹን በስነ ስርዓት አስቀምጦ ለሚቀጥለው ጊዜ ለማስታወሻነት ብዙ ጊዜ አልጠቀምም ፎቶ እነሳለሁ ወዲያው እጥላቸዋለሁ። እና ፎቶዎቹ ምናልባትም በእህትና ወንድሞቼ ይዘውት በአልበም ላይ ያስቀመጠውት ሊሆን ይችላል። እንጂ ፎቶዎቹን ከተነሳው በኋላ እና ከታጠቡ በኋላ ፎቶዎችን አላይዝም። ስለዚህ ፎቶዎችን አላስቀምጥም

በእጅ የሚሰራ ስራ ታደርጋለህ ወይ ለሚለው? እንግዲህ በእጅ የሚሰሩ የተለያዩ ስራዎች አሉ። ለምሳሌ እንደ ስካርፕ ኬፕ ኩፍያ የምንለው አንገት ላይ የሚጠመጠመው። እነሱ እነሱ ነገሮች በእጅ ሰዎች በእጃቸው ሰርተው የሚሸጧቸው የአልባሳት ውጤቶች ናቸው። እነኚህ ልብሶች በጣም ያምራሉ ጥራታቸውን የጠበቁ ናቸው። በአብዛኛው ሲሰሩ እነሱን ነገሮች መልበስና መጠቀም እወዳለሁ። ነገር ግን። እንደምፈልገው አይነት መሆን አለበት የሚያስጠሉ ነገሮች ጥራታቸው ቆንጆ ሆኖ ግን ውበት የሌላቸው ነገሮች ሊሆኑ ይችላሉ። እነሱ ከሆኑ አልጠቀምም አልፎ አልፎ ግን እጠቀማለሁ

ስልክህን ምን ያክል ጊዜ ትሞላለህ? ስልኬን እንግዲህ ቻርጅ በሚያልቅበት ሰዓት ያው ስልኬን እሞላለሁ በጣም የተለመደው ነገር ቀን ቀን ቻርጅ ለማድረግ ስለማይመቸኝ። የማደርገው ምንድነው? ማታ ቻርጅ ሰክቼው አድራለሁ ይሞላል ቀን እጠቀምበታለሁ ሃምሳም ፐርሰንት ሊቀረው ይችላል አርባም ፐርሰንት ሊቀረው ይችላል። እንደ አጠቃቀም ይሄ ነው ቀን በጣም የምትጠቀም ከሆነ። ሃያ ፐርሰንት ምናምን ሰላሳ ፐርሰንት አካባቢ ይቀረዋል። ስለዚህ ቻርጅ እያለው እንኳን ማታ ሰክቼው ነው የማድረው ምክንያቱም አርባ ፐርሰንት ኖሮት ማታ ሰክቼው ካላደርኩ። በነጋታው ማታ ቻርጅ ሰክቼው አድራለሁ ይሞላል ቀን እጠቀምበታለሁ ሃምሳን ፐርሰንት ሊቀረው ይችላል። አርባን ፐርሰንት ሊቀረው ይችላል እንደ አጠቃቀም ይሄ ነው ቀን በጣም የምትጠቀም ከሆነ ሃያ ፐርሰንት ምናምን ሰላሳ ፐርሰንት አካባቢ ቀረዋል ስለዚህ